አዎ የማቀው ነገር ከሆነ ችላለው ሌሎቹን ማስተማር አይከብደኝም ግን እዉቀቱ ሊኖረኝ ይገባል። ዝም ብዬ ትልቅ ነኝ ወይም እንደዚህ አለኝ ምናምን ብዬ ዝም ብዬ ለማስተማር አልሞክርም እውቀቱ ባለኝ ነገር ላይ ግን አስተምራለሁ። ልጆችንም እኩዮቼንም ታላላቆቼንም እነሱም ማያውቁት ነገር ካለ እኔ በደንብ የማውቀው ከሆነ። ማለት ደረቴን ነፍቼ መናገር የምችል ከሆነ። አዎ በደንብ አስተምራለሁ እና ማስተማር እችላለሁ።

አዎ በተለይ ብዙ እቃ የምገዛ ከሆነ እጽፋለሁኝ አንድ እቃ ምናምን ከሆነ ያው በጭንቅላቴ ይዣት ሄዳለሁ አልጽፍም። ግን በዛያለ እቃ ከአምስት በላይ እቃ ወይም ከሶስት በላይ እቃ ምገዛ ከሆነ አዎ ጽፌ ይዛለሁ ምክንያቱም ይጠፋብኛላ እዛ ስደርስ ሱቅ ውስጥ ያሉትን እቃዎች ምናምን ሳይ እረሳዋለሁኝ መግዛት ያለብኝን ነገር ይምታታብኛል። ስለዚህ ወደ ሱቅ ከመሄዴ በፊት አዎ ዝርዝር ጽፌ ይዤ እየሄዳለሁ።

አዎ አለኝ ሌኔቮ የሚባል ላፕቶፕ አለኝ። ያው አንድ አመት ሆነኝ ፓሲየን ከገዛሁት ቆንጆ ነው። እንግዲህ እኔ የተለየ ነገር አልሰራበትም። ይሄን የቴሌግራም አይት ዋትሳፕ። ወይም ጽሁፍ ማንበብ እና ኢንተርኔት ላይ ደግሞ ፊልም አይት የዩቲዩብ ቪዲዮዎችን ማየት። የተለየ ከባድ ስራ ስለማትሰራበት። በዚህ እስካሁን ቆንጆ እያገለገለኝ ነው ኤክስኤል እሰራበታል ወርድ እጽፍበታለሁኝ። እንግዲህ በደንብ እያገለገለኝ ነው። እስካሁን አው ላፕቶፕ አለኝ።

የምወደው አትክልት ጥቅል ጎመን ነው። በጣምም ደስ ይለኛል መልኩም ደስ ይለኛል ከምንም ነገር ጋር ብቻውንም ብበላው። ብቻውን ብበላው ራሱ አያስጠላኝም ብቻውን ብበላው ከዲላ ከሞኮሮኒ ከሩዝ ጋር አደባልቄ ብበላው በዳቦ ብበላው በእንጀራ ብበላው። በጣም ደስ ስለሚለኝ እና ሲበስልም የሆነ የሚጠፍጥ ነገር አለው ከሌሎቹ የአትክልት አይነቶች የበለጠ ጥቅል ጎመንን እወዳለሁ። ሽታው ደስ ይለኛል ጣሙም ደስ ይለኛል ቅዝቅዝ ያለ ነው ረጋ ያለ ነው። ስለዚህ የምወደው አትክልት ጥቅል ጎመና ነው።

ጥያቄው ጫጫታ ታገኝበት ትችላለህ ነው የሚለው ምንም ትርጉም የለውም በአማርኛ እንደዚህ አይነት ቃል የለም። ጫጫታ ትችላለህ ወይ ወይም ጫጫታ ያለበት ቦታ መሆን ትችላለህ ወይ ከሆነ ጥያቄው? እሆናለሁ ግን አልውድም። ሌላ ቦታ አማራጭ ካለኝ ሌላ ቦታ እሄዳለሁ ጫጫታ አልውድም። ግዴታ ከሆነ ግን ያው ጫጫታም ቢሆን ጸጥ ያለም ቢሆን ግዴታ እቀመጣለሁኝ እንጂ። ምርጫ ከተሰጠኝ አሁን ጫጫታ ያለበት ቦታ ወይ ጸጥ ያለ ቦታ የሚል ምርጫ ካገኘሁኝ ጸጥ ያለ ቦታ እመርጣለሁ። ከራሴ ጋር ለመሆን ለማሰብ ለማንበብም ምንም ነገር ለማድረግ ጸጥ ያለ ቦታ እመርጣለሁኝ።

አዎ ሾርባ እወዳለሁኝ። በተለይ በክረምት ዝናባማ በሚሆን ጊዜ ብርድ ባለ ጊዜ ያው እንጀራ ወይም ሌላ ምግብ ከመመገብ ሾርባ ደስ ይላል። ሰውነቴን ያሞቀኛል። ስለዚህ እወዳለሁ። ደግሞ አልመርጥም። የአትክልት ሾርባ ቢሆን የስጋም ሾርባ ቢሆን እበላለሁ፣ እጠጣለሁኝ። እና እንደ ጥያቄው አዎ ሾርባ እወዳለሁኝ። በተለይ በቅዝቃዜ ሰዓት በበጋ በፀሀይ ሰዓት ደስ አይደለም ሙቅ ስለሚሆን። ስለዚህ በዝናብ ሰዓት ወይም በቅዝቃዜ ሰዓት አዎ ሾርባ እወዳለሁ።

ጥያቄው ስትታመም ከስራ ትቆያለህ የሚለው ትክክል አይመስለኝም ከስራ ትቀራለህ? ከሆነ በጣም ከታመምኩኝ አዎ ከስራ ቀራለውኝ ግን ትንሽ ጉንፋን ወይም ሆድቁርጠት ትንሽዬ አነስ ያለ ህመም ከሆነ አልቀርም። ከበድ ያለ ህመም ከሆነ ግን ያው ሆስፒታል መሄድ ስላለብኝ ከስራ ቀርቼ ሆስፒታል እሄዳለሁኝ። እንደዚህ ነው እንግዲህ

የመጠጥ ውሃን ከየት ታመጣለህ ነው ጥያቄው ከሱቅ ከሱቅ ገዝቼ የቧንቧ ውሃ ውሃችን ንጹህ ስላልሆነ አሁን ያለው ከሱቅ ይሄ የጃር ውሃ የሚባለው አለ አይደል ታሽጎ የሚሸጠው ባለ አምስት ሊትሩ እሱ እሱን እገዛለሁ። እሱን ነው ለመጠጥ የምጠቀመው ለልብስ ለማጠብ ፥ቤት ለመወልወል፥ እቃ ማጠብ ግን ያው የባንባ ውሃ ነው ግን የመጣጥ ውሃዬን ከሱቅ ገዝቼ ነው የምጠቀመው የምጠጣው

አይ ምንም አልጠቀምም። ምክንያቱም በቃ ተፈጥሮዬን ነው እውነት በተፈጥሮ የተሰጠኝን መልክ እወዋለሁ። ከለሬንም እወደዋለሁ። እያንዳንዱን ቅርጼን እወዳለሁ። ምንም አይነት መዋቢያ አልጠቀምም ቅንድቤ እንኳን አልቀነደብም። በቃ የሆነ እግዜርን ትክክል አይደለህም ማለት ይመስለኛል እንደዚህ አድርገህ ነበር መፍጠር የነበረብህ እኔን። ትክክል አይደለህም ከንፈሬን ሊፒስቲክ አሁን ከተቀባሁ ቀይ መሆን ነበረበት ከንፈሬ። ቅንድቤን ከተቀነደብኩኝ ወይ ኩል ከተቀባሁኝ እንደዚህ ጥቁር አድርገህ ነበር። መስራት የነበረብህ ትክክል አይደለም ምን ይመስለኛል እና ከእግዚአብሔር ጋር ምጣላ ይመስለኛል ስለዚህ ምንም አይነት መዋቢያ አልጠቀምም።

በፊት በፊት ፎቶዎቼም አልበም ውስጥ አድርጌ ያው ቁምሳጥን ውስጥ ነበር ማስቀመጠው። አሁን ግን አዳዲስ የምንነሳቸውን ፎቶዎች ያው በስልኬ ስለሆነ የምነሳው የጎግል ጋለሪ ውስጥ አስቀምጣለሁ ስልኬ ላይ። አሁን ይሄ ፎቶ ተነስቼ አላውቅም ያው በወረቀት ላይ የመታወቂያ ፎቶ እነሳለሁ የመታወቂያ ፎቶ ደግሞ አንድ ሁለት ሶስትም ብትሆን ነው እሷን ደግሞ ዋሌቴ ውስጥ አምይዛት። ይሄ ከየ የግሩፕ ፎቶ የሚባለውን የምንነሳው ግን በፊት አሳጥቤ አልበም ውስጥ ነበር የማስቀምጠው። አሁን ግን ያው ስልኬ ላይ ተመስገን አሁን ዘምኗል ሁሉም ነገር ስልኬ ላይ አድርጌ ጉግል እንደ ፎቶ ውስጥ አስቀምጠዋልሁ። ድንገት ቀፎዬ እንኳን ቢጠፋ ያው ጉግል ፎቶ ሌላ ቀፎም ብቀይር በጉግል አካውንቴ ገብቼ ማግኘት ስለምችል ስልኬ ላይ የማስቀምጠው

በቤተሰቦቼ ያው ሁሉም በዓላት እናከብራለን ክርስቲያን በዓላት ያው ኦርቶዶክስ ክርስቲያኖች ነን። ስለዚህ ክርስቲያን የሚያከብሯቸውን ባእሎችን እናከብራለን። እንቁጣጣሽ መስቀል ገና ጥምቀት ፋሲካ። ግን እነዚህ የክርስቲያን ባህላቶች የሚባሉትን እናከብራለን።

በስራዬ ተግዳሮት ብዬ ማስበው አንዳንድ መጥፎ ባህሪ ያላቸው ሰዎች ይመጣሉ ደንበኞች ማለት ናቸው። በስርዓቱ ከማናገር ይልቅ ወይም በጩኸት ማናገር። ወይም ይሄ ምንድን ነው? ምንድን ነው? አክብሮት በሌለው መንገድ ማናገር። አሁን ሲመጡ ደና አደርሽ እንደማች አቺ ደና አደርሽ። ካለ እንደዚህ አይነት ነገሮች አሁን ስራዬ ላይ ተጽዕኖ ይፈጥራሉ ከዛ በኋላ ሙሉ ቀን። አስጠልቶኝ ቀፍፎኝ ነው ምውለው ከፍቶኝ ነው ምውለው። ስለዚህ ተግዳሮት ካልኩኝ እንደዚህ በተለይ ከውጭ ማያ አይሚን ለስራ ቢሮ የሚመጡ አንዳንድ ሰዎች ስነ ስርዓት የሌላቸው ሰዎች። ስራውን ያበላሻሉ። እነዚህ ላይ ተግዳሮት ካልኩኝ ነው ተግዳሮት ብዬ የማስበው

ሃይማኖታዊ ግብር ታከብራለህ ነው የሚለው ጥያቄው ትክክል አይደለም ሃይማኖታዊ ክብረ በዓል ታከብራለህ ወይ ነው? መሆን ያለበት አዎ ሃይማኖታዊ ክብረ በዓሎችን አከብራለሁ በደንብ። የአመቱ ሲሆን ኦርቶዶክስ ክርስቲያን ነኝ እና የአመት ብለን የምናከብራቸው ባዕሎች የኢየሱስ የማርያም የቅዱስ ገብርኤል የቅዱስ ምካኤል የብዙ የመላእክታት። እና የጻድቃን እና የቅድስት አርሴማ የቅድስት ጸበለ ማርያም። ብዙ አሉ እና አሁን መስቀልም ጥምቀትም ሃይማኖታዊ ክብረ በዓል ነው። አሁን እነሱን በዓሎች አዎ በደንብ አከብራለሁ ያው ሃይማኖቴ ስለሆነም ማለት ነው ኦርቶዶክስ ክርስቲያን ነኝ። ስለዚህ አዎ የሃይማኖታዊ ክብረ በዓሎችን አከብራለሁ

አዎ በጣም ሙዜም መሄድ በጣም እወዳለሁኝ። ምክንያቱም በቀን በእለት ተእለት ኑሮዬን ማላያቸውን ማላገኛቸውን ነገሮች እዛ አገኛለሁኝ አሁን የነ ሉሲ አጽም የነሱ ታሪክ ስለ የተለያዩ ድንጋዮች እንደዚህ ምንድነው? የከበሩ ድንጋዮች የሚባሉ አሉ ብዙ አይነት ነገር አለ። ስለ ትዳይ የድሮ ቤት አሰራሮች ስለ ድሮ ነገስታት ብዙ የተለያዩ ነገር ስለማገኝ። እና አንተ የት አይነት ነገር ማወቅ ደግሞ ደስ ይለኛል። በየ ደት ነገር ብዙ ደስ አይለኝም። አንዳንዴ እንደዚህ አልፎ አልፎ ብቻ የተወሰነ ቦታ ብቻ ያሉ ነገሮች። ማየት ደስ ስለሚለኝ አዎ ሙዚየም መሄድ በጣም ነው የምወደው

ጥፋቴን አሁን ስለ እኔ ባወራ ጥፋት እንዳለብኝ ካመንኩኝ ይቅርታ መጠየቅ ምንም አይከብደኝም። ያለ ጥፋቴ እንዲሁ ለመኖር ምናምን ተብሎ ብዬ ግን ይቅርታ መጠየቅ ለእኔ ቀላል አይደለም አልጠይቅም እውነት አልጠይቅም። ጥፋቴን ካላወቅኩኝ ጥፋተኛ ነሽ የሚለኝ ከሆነ ያ ሰው ይንገረኝ። ዘርዝሮ ሲነግረኝ ጥፋቴን ካመንኩኝ ይቅርታ እጠይቃለሁ ግዴታዬ ነው። ጥፋት ካጠፋሁ ይቅርታ መጠየቅ ግዴታዬ ነው እጠይቃለሁ ቀላል ነው። በጥፋቴ ከሆነ ያለ ጥፋቴ ግን ይቅርታ መጠየቅ ለእኔ ቀላል አይደለም። ጥፋቴ እንደሆነ ካላመንኩኝ ይቅርታ አልጠይቅም። ቀላል አይደለም በፍጹም

አዎ የቁጥጥር አደርጋለሁ። አሁን ቤት ውስጥ ያሉትን እቃዎች አያቸዋለሁ። በየጊዜ? ስንት ሹካ አለ ስንት ሳህን አለ? ስንት ድስት አለ? በየጊዜው አይደለም ምክንያቱም ድንገት ከመሃል የሚጠፋ ከሆነ የት ሄደ? ይሄ ነገር ብዬ እንድፈልገው ማለት ነው። ስለዚህ ያው የእቃ ቁጥጥር አደርጋለሁ። በደንብ

ሻይ እመርጣለሁ። ቡና አይጣፍጠኝም እኔ እንጃ ሱኳር ቢደረግበትም ይመረኛል እና አልወደውም ቡና ሻይ ይሻለኛል ብዙም ሻይ ተጠቃሚም ሰው አይደለሁኝም። ግን ከጠጣሁኝ ሻይ መጠጣት ነው የምፈልገው። ቡና ምርጫየ አይደለም፣ አይጣፍጠኝም ስለዚህ አልወደውም። ስለዚህ እኔ ሻይ ነው የምመርጠው።

አዎ በደንብ ካሜራ ከተጠቀምኩኝ ካሜራውን እጠቀማለሁ ያ ካሜራው የለኝም ፎቶ ማንሳት ከፈለኩኝ ቪዲዮም መቅረጽ ከፈለኩኝ። የስልኬን ካሜራ እው ይውምጠቀመው ያኛው የድሮ ካሜራ የለኝም እኔ ስለዚህ ስልኬን በስልኬ ነው። የካሜራን ስራ ልሰራ የምችለው ቪዲዮም ቀረጽኩኝ ፎቶ ማነሳው። ምንም ነገር አደረኩኝ ካሜራ የሚያስፈልገው ነገር ካለ የምጠቀመው የስልሜን ካሜራ ብቻ ነው

ትምህርት ቤት ውስጥ እያለው የምወደው ትምህርት አማርኛ ነበረ የአፍ መሽፍቻ ቋንቋዬ ስለሆነ ስማረውም ይቀለኝ ነበረ። ስለዚህ አማርኛን ነው ምወደው ኤለመንተሪም እያለው ሃይስኩልም ከገባሁ በኋላ አማርኛ በጣም የምወደው። ደስ ይለኛል እያንዳንዱ ይሄ ተረትና ምሳሌ ምንድን ነው? እንቆቅልሽ ሚሰራበት እሱ ሁሉም ነገር ደስ ይላል ማለት። ጠንከር ያለ ነው። አሁን ቀላል ይመስለናል ያው አፍ መፍትሄ ስለሆነ ቀላል ይመስላል። ግን ብዙ ከባድ ነገሮች አሉት ግን ደስ ይለኝ ነበር በጣም ነበር ምወደው።

አዎ መታጠቢያ ቤት ውስጥ በደንብ ነው የምዘምረው። እንደውም ነጻነት ይሰማኛል። ያው ብቻዬን ስለመሆን ድምፄን ሰምቶ የሚሰቅብኝ የለም ልክ አይደለሽ የሚለኝ የለም ዝም በይ የሚለኝ ሰው የለም። ስለዚህ መታጠቢያ ጠብያ ቤት ውስጥ እዘምራለሁ። እንደውም ለምዶብኛል ደስ ይለኛል መታጠቢያ ቤት ውስጥ ዝም ብዬ መታጠብ ደስ ያለኝም። አሁን ገላዬን ስታጠብ እና ጸጥ ብዬ መታጠብ ደስ አይለኝም እየዘመርኩኝ ነው የምታጠበው። ማንም የሚያዳምጠኝ ሰው ስለሌ ነው መሰለኝ ድምፄ ቆንጆ አይደለም። ስለዚህ ሰውም አይስቅብኝም። ደስ ምናምን የሚለኝም ሰው አይኖርም። ስለዚህ በነጻነት መታጠቢያ ቤት ውስጥ እዘምራለሁ ሀሁን።

አዎ በጣም እወዳለሁ ሩዝ ቅዝቅዝ ያደርገኛል። ደስ ይለኛል በጣም እንኳን ስጎ ኖሮበት ስጎ እንኳን ባይኖር ባዶ እንኳን የተቀቀለ ሩዝ እንኳን ቢሰጠኝ እበላለሁ በተለይ በስመቲ የሚባለውን ሩዝ። በጣም ነው የምወደው። ለሆድ አይከብድም ደስ ይላል ጨጓራም ሲያመኝ እሱን ነው የምበላው። ተቅማጥ እንኳን ከያዘኝ ሩዝ ነው የምበላው። በጣም ነው የምወደው ሩዝ ቅዝቅዝ ያለ ምግብ ነው። ስጎ ምንም አይነት ቢሆን የአትክልት ስጎ ቢሆን ሰላጣ ቢሆን የስጋ ስጎ ቢሆን የሽንኩርት እና የቲማቲም ብቻ ስጎ እንኳን ቢሆን በጣም ነው የሚጣፍጠው ሩዝ ራሱ በራሱ ይጣፍጣል ባዶውን እንኳን ቢበላ ስለዚህ ሩዝ በጣም ነው የምወደው።

እንዴ በደንብ ፍየል አይቼ አውቃለሁኝ አይቼ ብቻ አይደለም ቤት ተገዝቶ ያውቃል። በልቼም አውቃለሁኝ። አውቃለሁ ፍየል በደንብ እለያለሁ በግና ፍየል አሁን ሰዎች አንዳንድ ሰዎች አይለዩም። እኔ ግን በደንብ እለያለሁ ከድምጻቸው። ከፊታቸው ከቀንዳቸው ከጺማቸው። በዚህ በዚህ እለያቸዋለሁ ከጭራቸው። ጭራቸውም የተለየች ናት። በደንብ እኮ ነው የሚያስታውቀው ፍየል ይለያል። ስለዚህ አዎ ፍየል እለያለሁ።

እኔም የምወደው ክረምት ነው። ምክንያቱም አየሩ ቀዝቃዛ ነው እኔ ደግሞ ቀዝቃዛ እወዳለው። ሙቀቴ ፀሀይ የበጋው ፀሀይ ምናምን ደስ አይደኝም በፍጹም ይጨንቀኛል። አንዳንዴ ያፍነኛል ለመተንፈስ ራሱ ያፍነኛል አየር እየተንፈስኩ ራሱ እየተንፈስኩ አይመስለኝም። ሙቀት ስለሆነ ስለዚህ እኔ ቀዝቃዛ አየር ነው የምወደው። ስለዚህ እኔ ክረምትን በጣም ነው የምወደው ክረምት ነው የኔ ተመራጭ ወቅት እና የምወደው ወቅትም ክረምት ነው።

አዎ በስልኬ ገንዘብ እልካለውኝ በደንብ በቴሌ ብር አሁን ሰሞኑን የመጣው ደግሞ ቴሌ ብር ነው እንዳውም ቀላል እሱ ነው። በቴሌ ብር እልካለሁ የንግድ ባንክ አፕልኬሽንም አለኝ ስለዚህ። በሱም ገንዘብ እልካለሁ በደንብ በጣም ቀላል ነው። ስራን አቀለለልኝ ወጥቼ ባንክ ሄጄ ከራሴ አካውንት አውጥቼ ወደ ሌላ ሰው አካውንት ከምከት እንደዚሁ በስልክ። ወደ ባንካቸውም እልካለው ካስፈለገ ወደ ቴሌ ብራቸው እልካለውኝ በተናበበ ቅኝት አዎ በደንብ ብላል እልካለው እቀበጣለሁ ሁላ። በስልኬ ገንዘብ አዎ እልካለሁኝ

አዎ በተለይ ጠዋት ጠዋት ለመነሳት ማንቂያ ሰዓት እጠቀማለው። እንዲሁ በተለምዶ አንድ ሰዓት ላይ ባንናንድ ደግሞ ከዛ በፊት መነሳት ካለብኝ አስራ አስራ አምስት ሰዓት ወይም አስራ ሁለት ሰዓት ላይ መነሳት ካለብኝ አዎ እንቅልፍ ከወሰደኝ ስለማልነሳ። ማንቀሳት ግዴታ ነው እጠቀማለሁ። እሞታለሁ አዳርም ሞቼ እነሳለሁኝ። አዎ ማንቂያ ማንቂያ ሰዓት እጠቀማል።

እኔ የምወደው እንስሳ ውሻ ነው። ምክንያቱም በጣም ታማኝ ነው ከሰው የበለጠ ራሱ ታማኝ ነው። አንደኛ ያው ግቢውን ይጠብቃት ከሌባ ይጠብቃት ግን ከጥበቃ የበለጠ ታማኝነቱን የፈለገ ምግብህን ያሟልተን ባንሰጠው ደሃ ብንኖር ገንዘብ ባይኖር የመጠበቅ የመጨረሻ መጥፎ ነገር ላይ ያችን ላይ ራሱ ከአጠገባችን የማይርቀው ውሻ ነው። እንደምናየው ፊልም ላይ ሁሉ ይታያል አይደል? ከሞቱ ሰዎች ባልቤቶቹ ከሞቱ በኋላ ሞቷት አይታቸው እዛው መቃብራቸው አካባቢ ይተኛል። አይረሳም የምትለው ስለዚህ እኔም ወደ ውሻ ነው።

በባህላችን ሰርግ የሚደገሰው ያው ወንድ የሴት ቤት ሽማግሌ ይልካል ከዛ ይፈቀድታል ከዛ እሱ ጋር ነው። ወንድ ቤት ነው ድግሱ የሚደረገው ያው እንጀራውም ወጡም። ሁሉም ነገር ድግሱ እሱ ጋር ይሆናል። ጭፈራውም ዘፈኑም ዳንሱም እስከስታውም ሁሉም ነገር የወንድ ቤት ነው የሚደረግ። ከዛ መጥቶ ሴቷን ይወስዳታል የሰርጉ ቀን ከዛ በቃ ሰርግ ይከናወናል ማለት ነው። እንደዚህ ነው በባህላችን ሰርግ። ያው ሰርጉ ላይ ዘፈን ይኖራል። አስክስታ ጭፈራ እና የተለዩ ባህላዊ አንደነ ዶሮ ወጥ ክትፎ ቁርጥ እንደዚህ ከስጋ ጋር የተገናኙ ምግቦች ይኖራል እንደዚህ ነው። የሰርግ ስነስራአት የሚከናወነው

የምመኘው ስራ የቢሮ ሰራተኛ መሆን ነበር የሆነ የሆነ ስፔሲፊክ የሚባል የሆነ ቋሚ የሚባል አንድ ስራ። በቃ የቢሮ ሰራተኛ መሆን ነበር የምፈልገው ጸሀፊም ይሁን ሂሳብ ሰራተኛ ይሁን ምን እንደምሆን አላውቅም። ግን የቢሮ ሰራተኞችን ሳያቸው በሂል ጫማ አጭር ቀሚስ አድርገው ቦርሳ ይዘው ፀጉራቸውን ተተኩሰው ለቀው ሲራመዱ ሳይ ያምሩኝ ነበርና የምመኘው ሳይ የቢሮው ሰራተኛ መሆን ብቻ ነበር። ምን እንደምሆን ራሱ አላውቅም። እግዜር ይመስገን አሁን ተሳክቶልኝ የቢሮ ሰራተኛ ሆኛለሁ የሂሳብ ሰራተኛ አካውንታንት ነኝ። እና የምፈልገው ስራ አጊነቻለው የምመኘው ስራ የቢሮ ስራ መስራት ነበር።

አዎ በደንብ በገቢያ ዋጋ መደራደር እችላለሁ አሁን በተለይ ልብስ ስገዛ በደንብ ተደራድሬ ነው የምገዛ። ምክንያቱም እነሱም በጣም ጨምረው ነው የሚሸጡት። አሁን ለምሳሌ አንድ ሺህ አምስት መቶ ነው ቢሉኝ ግማሹን ነው የምነግራቸው። አንድ ሺህም አልልም። እሺ ሰባት መቶ ሽጥልኝ ነው የምለው። ከዛ በኋላ እነሱም ከፍ ማነው ዝቅ እያደረጉ ዋጋውን እኔም ከፍ እያደረኩኝ ነው እንሄዳለን። እንዴ ምን ነካሽ ቢያንስ አንድ ሺ ይላሉ። አይ እኔ ደግሞ ስምንት መቶ አድርግ። ምናምን እያለን እየተደራደረን በሃከለኛ ከነኛ ዋጋ እንገዛለን። እና በገበያ ዋጋ መደራደር አዎ እችላለሁ።

አዎ በደንብ ክላውድ ማከማቻ በደንብ ነው የምጠቀመው ፎቶዎቼን የምፈልጋቸውን ዶክመንት የምናላቸውን አስፈላጊ የምላቸውን ነገሮች እዛ ውስጥ ነው የማስቀምጠው ምክንያቱም እንዲጠፋብኝ ስለማልፈልግ። ድንገት ስልኬን እንኳን ብትሰረቅ ያው በጉግል አይደለ ክላውድ ምናገናኘው ጉግል ክላውድ አይደለ ስልኬ እንኳን ቢጠፋ ሌላ ቀፎ ብቀይር። እዛ ላይ ክላውድ ላይ ማግኘት ስለምችል አስቀምጣለሁ ክላውድ ማከማቻን አስቀምጣለሁ በጣም ጥሩ ነገር እኮ ነው። ይሄ ዘመን የፈጠረልን በጣም ጠቃሚ ነገር ከእነሱ አንዱ ክላውድ ነው። ምንም ነገር ጠፍቶ አይጠፋም። ላፕቶፔም ቢሰበር ብሰረቅ ስልኬም ብሰረቅ ቢሰበርብኝ ሌላ ስገዛ አዴስ ስገዛ እዛ ላይ ስለማገኘው። በጣም በደስተኝነት ሁሉን ነገሮቼን ፎቶም ቪዲዮም እነዚህ ማስረጃ የትምህርት ማስረጃ ምናምን የሚባሉ አስፈላጊ ነገሮች አሉ ዶክመንት ብለን የምናስባቸው እነሱን ሁሉ ክላውድ ላይ አጠራቅማለሁ። እና አዎ ክላውድ እጠቀማለሁ።

እንደዚህ እንኳን አማርኝ በድን ቋንቋ ታምናለህ ምን ለማንለት ፈልጋችሁ እንደሆነ ራሱ መገመት ከበደኝ። በምን ቋንቋ ታምናለህ ከሆነ በቋንቋ አይታመንም። በድን ቋንቋ ቋንቋ በድን እንደሚሆን ታምናለህ ወይ ከሆነ? ቋንቋ እንደሚሞት አምናለሁኝ። አዎ ብዙ ቋንቋዎች አሉ የሞቱ። የሀገራችን ቋንቋዎች ራሱ ብዙ ሰው የሚደጠቀምባቸው ከሌለ ያው ተጠቃሚዎቹ ሞቶ ሞቶ ካለቁ ያ ቋንቋ የሞተ ቋንቋ ያው በድን ይባላል። ግን ትክክል አይደለም በድን ቋንቋ ታምናለህ የሚባል። ማለት ትርጉም የሌለው ጥያቄ ነው።

የደንበኛ አርካታን አዎ አሳውቃለሁኝ አሁን እናቴ ሱቅ እሰራ ነበር። እና አሁን በጣም ደስ ካላቸው አሁን ይሄን እቃ ወደውታ ደጋግመሽ አምጭው ምናምን እላታለሁ። ወይም እነሱ እንዴ ምንም እቃ የላችሁም ለምንድነው እቃ የማታመጡት? ምናምን የሚሉ ከሆነም እነግራታለሁ እቃ በደንብ እንድታሟላ እንድታስገባ። እና የደንበኛ እርካታን በደንብ አሳውቃለሁ ምክንያቱም ደንበኛ ከሄደ ስራ የለም። ባዶ ክርት ሱቅ ነው የሚሆነው። ትርጉም የሌለው። ሱቅ ነው የሚሆነው ግብር ብቻ መክፈል ነው የሚሆንብን። ስለዚህ የደንበኛ እርካታን አሳውቃለሁ።